እኔ ለሌሎች ማስተማር እችላለሁ ማለት ያው ያ እራሴ ያወኩትን ነገር ሌሎች ሰዎች እንዲያውቁ ለማድረግ ብዙም የሚከብደኝ አይነት ሰው አይደለሁም። አሁን ተማሪ አይደለሁም በፊት ግን ተማሪ እያለሁ በትምህርቴም በጣም ጎበዝ ተማሪ ነኝ እና ብዙ ልጆችን ትምህርት አስጠናቸዋለሁ ያልገባቸውን ነገር አስረዳቸዋለሁ። እሱ ብቻ ሳይሆን ወጥቼ ራሱ ብዙ ጊዜ ፕረዘንቴሽን አደርጋለሁ አስተማሪ አንዳንዴ ሲያስተምር ልጆቹ የሆነ ነገር አልገባ ካላቸው እስኪ አንተ ወጥተህ ሞክር ይለኛል። እና እኔ ወጥቼ አስተማሪው ያወቀውን ነገር እኔም ያወቅኩትን ነገር ለተማሪዎች እናገራለሁ እና ብዙ ጊዜ እንደዛ አድርጌያለሁ በተለይ በኬሚስትሪ ትምህርት ጊዜ። እና እኔ ለሌሎች ማስተማር በጣም ነው የምችለው በቀላሉ ሰዎችን ማስረዳት እችላለሁ። ከሰዎች ጋ ያው ብዙም አልቀራረብም ግን ከቀረቡኝ ደግሞ በጣም ተግባቢ ሰው ነኝ። እና ለሌሎች ያወቅኩትን ነገር በሚገባ ማስተማር እችላለሁ። አሁን በስራ ባለውበት ሁኔታም ላይ የተለያዩ ችግሮች ሲከሰቱ ወይም ሰራተኞች ያልገባቸው ነገር ሲመጣ። እንዴት አድርጌ ማስተካከል እንዳለባቸው በሚገባቸው መንገድ አስረዳቸዋለሁ። እና እኔ ለሌሎች ነገሮችን ማስረዳት ይቀለኛል የሚከብደውም አይነት ሰው አይደለሁም።

በመታጠቢያ ቤት ውስጥ ትዘምራለህ ይላል አይ እኔ በመታጠቢያ ቤት ውስጥ አልዘምርም የሆነ ሙዚቃም ወይ መዝሙርም መስማት አልወድም። እና እኔ የሆነ ነገር ስሰራ ወይ ገላየን ስታጠብ ወይም ደግሞ ልብስ ሳጠብ ወይም ቤት ማጸዳ ከሆነ እነዚህን ሁሉ ሳደርግ ሁል ጊዜ ማደርገው በስልኬ ላይ የውጭ ሀገር ስፖርት ዜናዎችን ሊሆን ይችላል ወይም ደግሞ አለም አቀፍ ጉዳዮችን ነው ስራውን መስራት የምወደው። እና እኔ የሆነ ሰዓት ብዬ መድቤ መዝሙር የምሰማ ሰው ነኝ እንጂ የሆነ ገላየን ስታጠብ ወይም ደግሞ የሆነ ነገር ሰርጋ ስሰራ ስሰራ እግረ መንገዴን እንደዚህ አይነት ነገሮችን ማድረግ አይመቸኝም። እና እኔ ብዙ ጊዜ የማደርገው ገላየን ስታጠብ መታጠቢያ ቤት ውስጥ በስልኬ ዩቲዩብ ከፍቼ ዜና እየሰማሁ ነው። ወይ ልብሴን ሳጥብም እንደዛ ነው የማደርገው ቤት ስወለውል እንደዛ ነው የማደርገው። እቃ ማጠብ ካለብኝ እቃ ሳጥብ ዜና እየሰማ ነው የማጥበው እንጂ እኔ መታጠቢያ ቤት ውስጥ መዘመር ምናምን የሚባለው ነገር አይመቸኝም መዝሙርም አልሰማም

በመስመር ላይ እኔ አዎ ገዢ ነኝ ማለት ያው ጥያቄው ኦንላይን ላይ ትገበያያለህ ቀጥታ ኦንላይን ላይ ነገሮችን ትገዛለህ ወይም ትሸጣለህ ነው? እንደዛ ነው። አዎ ኦንላይን ላይ መስመር የሚባለው ኦንላይን ነው። በኦንላይን ላይ አዎ እገበያያለው ብዙ ጊዜ የተለያዩ እቃዎችን ለምሳሌ እንደ ኤርፎን ሄርሴት ሪሞት ኮንትሮል የስልክ ከቨሮችን ምናምን የመሳሰሉት ኦንላይን ላይ ገዝቼ አውቃለሁ። ብዙ ጊዜ ተገበይቼ አውቃለሁ። ከዛ በተጨማሪ ደግሞ ኦንላይን ላይ ዶላር ዩኤስዲቲ ማለት ነው። ብዙ ጊዜ እገዛለሁ እሸጣለሁ እና መስመር ላይ ያው ተጠቃሚ ነኝ ብዙ ጊዜ እገበያያለሁ። እና ያው የብዙ ጊዜ እንትን ስራ የምሰራውም ግን እንደዚህ ከኦንላይን ጋር የሚገናኝ ነገር ስለሆነ። ያው ብዙ ጊዜ ኦንላይን ላይ ገዢ ነኝ።

መብራት ሲቆረጥ ምን ታደርጋለህ? ይላል ጥያቄው መብራት ሲቆረጥ መጀመሪያ ነገር ቢኖር የተቆረጠበትን ምክንያት ማወቅ ነው። ያው መብራት ሊቆረጥ የሚችለው በዋነኛነት የመብራት ወራዊ ክፍያ ወይም ቢል የምንለው በሰአቱ ካልተከፈለ መብራት ይቆረጣል። ሌላኛው ደግሞ በአደጋ ምክንያት በንፋስ በከባድ ዝናብ መብራት መስመር ሊቆረጥ ይችላል። እና ያው የተቋረጠበትን ዋና ምክንያት መጀመሪያ ማወቅ ነው የሚቀድመው። ከዛ በኋላ ለምሳሌ በክፍያ ምክንያት መብራት ተቋርጦ ቢሆን ከዛ ከመስሪያ ቤት ነው የሚያቋርጡት መጥተው ቆጣሪን ያንን ያው ያለውን ክፍያ ውዝፍ በመክፈል እንደገና ማብራቱን መጥተው እንዲቀጥሉ ማመልከት ነው እንደዛ ነው የማመለከተው። በተፈጥሮ አደጋ ደግሞ ሲቋረጥ ያው የአንድ ሰው ቤት ብቻ አይደለም ሊቋረጥ የሚችለው እንዳለ አካባቢው ወይም ደግሞ የሆነ መስመርን ለይቶ ሊቋረጥ ይችላል። በዛ ሰዓት ያው አንድ ላይ ሰብሰብ ብለን ሄደን እናመለክታለን መብራት በአደጋ ምክንያት ስለተቋረጠ መጥታችሁ ቀጥሉልን እንላለን። የተወሰነ ያው ወጪ የሚያስወጣ ከሆነ አዋጥተን አንድ ላይ የመብራቱ ድጋሚ እንዲስተካከል የሚደረግበትን መንገድ እንፈልጋለን። በማመልከት ይሄኛው ትንሽ ሊቆይ ይችላል አደጋው የተቋረጠበት ቦታ የቱ ጋር እንደሆነ ገና ተለይቶ እስኪታወቅ ድረስ ትንሽ ጊዜ ሊወስድ ይችላል። እንደገና በእረፍት ቀናት ደግሞ ከተቋረጠ ያው እነሱ ስራ ሲገቡ ሰኞ ነው የሚገቡት ለምሳሌ ቅዳሜና እሁድ ከተቋረጠ እስከ ሰኞ መጠበቅ ግድ ይላል ሁለትም ሶስት ቀንም ያለመብራት ልናሳልፍ እንችላለን ያም በተደጋጋሚ ሆኖብን ያውቃል። እና ያው እንደዛ አድርገን ማመልከቻ አስገብተን እንዲስተካከል እናደርጋለን መጥተው በፍጥነት ይሰሩታል። ያው በመብራት መበላሸት ምክንያት ያው የሚደርሱ ማስተጓጎሎችን ለማስቀረት ያው አብዛኛው ስራ ከመብራራት ጋር የተገናኘ ስለሆነ በአፋጣኝ የሚደረገውን ነገር እናደርጋለን። እነሱ ራሳቸው የሚቆርጥት ያውክፍያ ጋር በተያያዘ በጊዜው ክፍያ ካልተከፈለ ነው። እሱንም ያው የያንዳንዱን ሰው ቤት ነው እሱ የሚያንኳኳው። እሱንም መተው ራሳቸው አበል ተከፍሏቸው ቆጣሪውን እንደገና ቀጥለው መብራቱን አስተካክለው ይሄዳሉ። ስለዚ መብራት ሲቆረጥ የተቆረጠበትን ምክንያት ለይተን ያን አፋጣኝ የሆነ ማመልከቻም ከሆነ ማመልከቻ እናስገባለን በግልም ደግሞ በክፍያ ምክንያት ተቋርጦ ከሆነ ክፍያውን ከፍለን እንደገና እንዲመልሰው እንዲቀጥሉልን እናደርጋለን

ዝናብ ሲዘንብ ያው የማደርገው ነገር ወይም አሁን ላይ በጣም የሚያስደስተኝ ነገር ዝናብ ሲዘንብ ወቶ ዝናቡን ማየት በጣም ነው የምወደው። ማለት ዝናቡ እየደበደበኝ ሳይሆን በረንዳ ላይ ቆሜ የዝናቡን ሁኔታ እስኪያልቅ ድረስ እከታተላለሁ። ሀይለኛ ዝናብ ከሆነ ደግሞ ያው ስልኬን አውጥቼ የዝናቡን እቀርጻለሁ መብረቅ የቀላቀለ ከሆነ እሱን መቅረጽ ያስደስተኛል። ብቻ ዝናብ ሲዘንብ በረንዳ ላይ ወጥቼ ዝናቡን መመልከት በጣም ያስደስተኛል። እና ያው ልጅ እያለሁ ዝናብ ሲዘንብ ወጥቼ ዝናቡ ላይ እቦራጨቃለው ዘናቡ እላያችን ላይ ሲያርፍ ደስ ይላል። አሁን ግን ካደገን በኋላ ያን አናደርግም። አሁን ወጥቼ ዝናቡን መመልከት በጣም ነው የሚያስደስተኝ። ቪዲዮም ቀርጻለሁ እንደ ዝናቡ ጥንካሬ ከሆነ አንዳንዴ አልፎ አልፎ። ዝናቡ ይሄ በረዶ የሚባል አለ አይደለ በጣም በሃይል የሚወርደው ሊፈነክትም ይችላል። እሱን ሲጥል ደግሞ በቃ ውጪ ወጥተን እንለቅማለን። አሁንም ቢሆንም ማለት ነው እሱ አልፎ አልፎ የሚመጣ ነው። ከባድ ዝናብ ሲሆን እና ያው ዝናብ ሲዘንብ ወጥቼ መመልከት በጣም ያስደስተኛል

ማታ ከስራ በኋላ ምን ታደርጋለህ ይላል? ያው እኔ የማደርገው ከመጣሁ በኋላ ልብሴን ቀያይሪ ትንሽ ወጣ እላለው ወደ አስራ አንድ ሰዓት ተኩል አካባቢ ወጥቼ። ድንች ድንች በዳጣ እበላለሁ። አሳምቡሳ ይሀ ችብስ ምናምን ካለ እነሱን ገዝቼ እነሱን እበላለሁ። ከዛ መጥቼ ደግሞ እንደገና ቁጭ ብዬ። ዜናዎችን እሰማለሁ የቀን ውሎ ምን ይመስላል የሚለውን ኢንተርኔት ላይ ገብቼ ቼክ አደርጋለሁ። እና ቅዳሜና እሁድ ስራ የለም። ከሰኞ እስከ አረብ ግን ወጣ ብዬ ያው ከስራ በኋላ ትንሽ ለመዝናናት እሞክራለሁ። የሚበሉ አንዳንድ ነገሮችን ከዛዝቼ ገብቼ በቃ ቀጥታ የምሰማው ሬድዮ ነው የምሰማው ወይም ደግሞ ቴሌቪዥን አያለሁ። ዜና በጣም ስለምወድ ዜና እከታተላለሁ የቀኑ ሙሉውን

ጥያቄው ቤትህን እንዴት ታስውባለህ ይላል ቤትህን እንዴት ታስውባለህ ታሳምረዋለህ ነው? ያው ቤቴን ላሳምር የምችለው በመጀመሪያ ቤቱን ማጽዳት ነው ምንም ማንኛውም ቤት። በቂ የሚባል እቃ እንኳን ባይኖረው ንጹህ ከሆነ ራሱን የቻለ አንዱ ውበት ነው። ለምሳሌ ቤቱ ቆሽሾ ከሆነ ቤቱን መጥረግ መሬቱን መወልወል እንደገና ውስጥ ያሉትን አንዳንድ ቦታዎች የእቃዎቹን በመቀያየር ማሳመር ይቻላል። ከዛ ከፍ ሲል ግን። የተለያዩ እቃዎችን በማሟላት አዳዲስ እቃዎችን በመግዛት አሮጌ እቃዎችን በመቀየር ማስዋብ እችላለሁ። እና እኔ ብዙ ጊዜ ቤቱን የማስውበው መጀመሪያ ጠርገዋለሁ ቆሻሻውን ከጠረኩ በኋላ እንደገና መሬቱን ወለሉን። ወለውለዋለሁ መወልወል ብቻ ሳይሆን የሶፋዎቹን የተቀመጡበትን ቦታ አቀያይራለሁ። እንደገና መስኮቶቹን ከፍቼ ንፋስ እንዲገባ አደርጋለሁ። ይሄ የሚለኩስ እጣን ወይም ሰንደል ካለ ሰንደል እናጨሳለን። እንደገና ጠረጴዛዎቹን ወለውላለሁ ወላለው ሶፋው ቆሽሾ ከሆነ ሶፋውን አጸዳለሁ። መጋረጃውን አውርጄ መስታወቱን አጻዳለሁ እና እንደዚህ እያደረኩ ቤቱን አስውባለሁ። ከፍ ሲል ደግሞ አቅም ሲኖር የተለያዩ መቀየር የምፈልጋቸው አንዳንድ እቃዎች አሉ እነሱም በሌላ በአዲስ እቃ መተካት እፈልጋለሁ። ለምሳሌ። የመቀመጫ የምግብ መመገቢያ ጠርጴዛውን መቀየር እፈልጋለሁ። በሌላ በሚያምር ግን ያው እስከዛ ድረስ ደግሞ ቤቱን በንጽህና በመጠበቅ ማስዋብ ይቻላል።

የትኛውም በዓል ትወዳለህ? ይላል እኔ የምወደው ብዙ በዓላት አሉ በተለይ ከሃይማኖታዊ ጋር የተገናኙ ባህላት በጣም ይመቹኛል። ግን ምረጥ ቢባል ከሃይማኖታዊ ባህላት የ ገና ባል በጣም ነው የምወደው። እና ይሄ የገና ያው ከኢየሱስ ክርስቶስ ጋር የተገናኘ በዓል ስለሆነ ያህ በዓል ለኛ በተለይ ደግሞ በፕሮቴስታንት እምነት ውስጥ ላለን ሰዎች በጣም ትልቅ የሆነ ትርጉም ያለው በዓል ነው። እና እኔም በግሌ በጣም የምወደው በዓል ገና ነው የክርስቶስ የልደት በዓል ነው። ክርስቶስ ወደዚህ ምድር አለምን ለማዳን የመጣበት ቀን ስለሆነ ያ በጣም ትልቅ ትርጉም አለው። የፋሲካ በዓልም በጣም እወደዋለሁ ግን ምረጥ ከተባልኩኝ ግዴታ የክርስቶስ የልደት በዓል ወይም ገናን በጣም ነው የምወደው። ታህሳስ ሃያ ዘጠኝ የሚከበረውን

ወደየትኛው ቦታ ተጉዘህ ታውቃለህ ይላል ያው የት የት ሄደህ ታውቃለህ ለማለት ነው? ብዙ ቦታዎች ሄጄ አውቃለሁ። ለምሳሌ እኔ የምኖረው ሻሸመኔ የሚባል ከተማ ነው ከዋና ከተማችን ከአዲስ አበባ በስተደቡብ ሁለት መቶ ሃምሳ ኪሎ ሜትር ርቀት ላይ የምትገኝ መካከለኛ ከተማ ናት። የተወለድኩት እዛ ነው። አሁን እየኖርኩ ያለሁትም እዛ ነው። የተማርኩትም በቃ እስካሁን ያለሁት እዛ ነው። እና ከዛ ወጥቼ ብዙ ቦታ ሄጄ አውቃለሁ አዲስ አበባ ዋና ከተማ ሄጄ አውቃለሁ። አዋሳ ሄጄ አውቃለሁ። አዋሳ ከእኛ ቅርብ ነው ሃያ ኪሎ ሜትር ምናምን ነው። ደብረዘይት የሚባል ከተማ ሄጄ አውቃለሁ። ወይም ቢሾፍቱ ናዝሬት አዳማ ሄጄ አውቃለሁ። እና እነዚህ እነዚህ ሄጄ የማውቅባቸው ከተሞች ናቸው። ሌላ ወደ ደቡብ ደግሞ ወደ ሆሳዕና ሄጄ አውቃለሁ ወደ አላባ ሄጄ አውቃለሁ። ያው ከሀገር ውስጥ ብዙ ቦታዎችን ያው አልዞርኩም። ወደ አማራ ክልል ወደ ትግራይ ክልል ወደ አፋር ሱማሌ ክልል ሄጄ አላውቅም። እና እዚህ አካባቢ ኦሮሚያ ውስጥ ሄጄ አውቃለሁ አንዳንድ ቦታዎችን። ከሀገር ውጪ ወጥቼ ሄጄ አላውቅም በአውሮፕላን ተጉዤ አላውቅም።